በእጅ መጨባበጥ ትወዳለሁ ወይ ለሚለው ጥያቄ ያው በእጅ መጨባበጥ እወዳለሁ ብዙም ጊዜ ሰዎችንም ሰላም ስል እንደውም በእጄ እጨባበጣለሁ እና በእጄ መጨባበጥ ልምድ አለኝ በእጄ እጨባበጣለሁ እጅ ትጨባበጣለህ ወይ ለሚለው ጥያቄ መልስ የሚሆነው እጅ መጨባበጥ እወዳለሁ። አዎ በእጄ ነው። ብዙ ጊዜ ሰዎችን ሰላም የምለው በርግጥ የሆነ ጊዜ ኮሮና ባይርስ በነበረበት ጊዜ በእጅ መጨባበጥ አቁመን ነበር። አሁን ላይ ግን አብዛኛውን ጊዜ በእጄ ነው የምጨባበጠው

ጨው ብዙም አልወድም ምክንያቱም ጨው ለጤና ጥሩ ስላልሆነ። ጨዋዊ ብዙም አልወድም ጨው እኔ ቢኖርበትም ባይኖርበትም የምመገበው ምግብ ብዙም ግድ የለኝም። ያው ግን ትንሽ አደርግበታለሁ እንጂ ጨው ብዙም አልወድም የበዛበት ጨው። አልወድም ምክንያቱም ጨው ሲበዛ ለኩላሊትና ለተለያዩ በሽታው ስለሚዳርግ። ጨው ብዙም አልወድም ስለዚህ ጨው ብዙ እወዳለሁ ወይ ለሚለው ጥያቄ የኔ መልስ የሚሆነው። ጨዋ ብዙ አልወድም

የስራ ግምገማ ታደርጋለሁ ወይ? ለሚለው ጥያቄ አዎ የስራ ግምገማ አደርጋለሁ። በምሰራው ስራዎች ላይ እንደውም በየቀኑ ቤት ከገባሁ በኋላ ምን ያክል ሰራው የሚለውን ነገር ግምገማ አደርጋለሁኝ። እንዴት ነው ጥሩ ሰርቻለሁ ወይ የሚለውን ግምገማ አደርጋለሁ። የስራ ግምገማ አደርጋለሁ። ብዙም ጊዜ ምክንያቱም የስራ ግምገማ ማለት ማድረግ ማድረግ ማለት ቀጣይ ለምንሰራው ስራ ጥሩ መነሳሻና ሞራል ስለሚሆነን ያው የስራ ግምገማ አደርጋለሁ ስለዚህ ስራ ግምገማ ታደርጋለህ ወይ ለሚለው ጥያቄ የኔ መልስ አዎ የስራ ግምገማ አደርጋለሁ ነው።

የምወደው ፍራፍሬ ወይን ነው የወይን ፍራፍሬ በጣም ደስ ይለኛል አንደኛ ጣፋጭ ነው ለጤናም ተስማሚ ነው። በቃ በጣም ደስ ይለኛል ያስደስተኛል የወይን ፍሬ። በጣም ነው የምወደው በጣም አድርጌ ማለት ነው። እና የምትወደው ፍራፍሬ ለሚለው ጥያቄ ከማንኛውም ፍራፍሬ በላይ የወይን ፍራፍሬ በጣም እወዳለሁ። እና ባገኝ ብዙም ጊዜ እነሱን ፍራፍሬዎች ብጠቀም በጣም ደስ ይለኛል።

አዎ ጊዜን በደንብ ታሰተዳድራለህ ወይ ለሚለው? ጥያቄ አዎ ጊዜን በደንብ አሰተዳድራለሁ ያው ጊዜም በደንብ ማስተዳደር ግዴታ ነው ለምንሰራውም ስራ። ለምናወጣው እቅድ እና ለተለያዩ ነገሮች ጊዜያችንን በደንብ ማስተዳደር አለብን ብዬ ስለማምን ጊዜን በፕሮግራም አውጥቼ ማስተዳደር እወዳለሁ። እና ብዙን ጊዜ ጊዜን በፕሮግራም አድርጌ ነው የማስተዳድረው ጊዜን። በደንብ ታስተዳድራለህ ወይ ለሚለው? ጥያቄ ላይ መልስ የሚሆነው ጊዜን አዎ በደንብ አስተዳድራለሁ ነው መልሴ

መዋኘት አልችልም ከዚህ በፊት ያው ሞከሬ ነበር ግን አልተሳካልኝም አልችልም በቃ እፈራለሁ መዋኘት እና በጣም ይከብደኛል። እና ዋና በጣም ብችል ኖሮ በጣም ደስ ይለኝ ነበር። ግን መዋኘት አልችልም ሞክሬ አውቃለሁ ከዚህ በፊት። እና አልቻልኩም መዋኘት ትችላለህ ሊመጣልኝ አልቻለም ስለዚህ መዋኘት ትችላለህ ወይ ለሚለው ጥያቄ? አልችልም ይሆናል የኔ መልስ ማለት ነው። ስለዚህ መዋኘት አልችልም

ጢም አላቆየም ጢም ከሁለት ቀን በላይ አላቆይም ምክንያቱም ጢም ካቆየው በጣም ያሳክከኛልና ጥሩ ምቾት ስሜት ስለማይሰማኝ ጢም ማቆየት አልወድም ጥሜን አላቆየሁም ብዙን ጊዜ እና ጥም ማቆየት አልወድም። ጥም ማቆየት ትወዳለህ ወይ ለሚለው ጥያቄ እኔ መልስ የሚሆነው ጢም ማቆየት አልወድም። ከሁለት ቀን በላይ እና ጢም ማቆየት አልወድም ይሆናል መልሳዬ።

የጫማ ቁጥር ስንት ነው? ለሚለው ጥያቄ የጫማዬ ቁጥር አርባ ሶስት ነው ማለት ቁጥሬ ትልቅ ነው እግሬ ትልቅ ነው። ቀጭን ሆኖ ረጅም ነው። ስለዚህ ትልቅ ቁጥሮችን ነው የማደርገው በብዛት ብዙን ጊዜ። እና የሚበቃኝ የአርባ ሶስት ቁጥር ነው። የጫማዬ ቁጥር አርባ ሶስት ነው። ስለዚህ የጫማ ቁጥር ስንት ነው? ለሚለው ጥያቄ። የጫማ ዬቁጥር አርባ ሶስት ነው ትልቅ ነው

ስብሰባ አደርጋለሁኝ ቢያንስ በሁለት ቀን ስብሰባዎች አደርጋለሁ የተለያዩ ስብሰባዎች ላይ እሳተፋለሁ። እና ስብሰባዎች። አደርጋለሁኝ ብዙ ስብሰባዎች እጠራለሁ ግን እንደውም አብዛኛው የማልሄድባቸው ጊዜ ይበዛል እንጂ። ያው ግን ብዙን ጊዜ የምሄደው ቢያንስ ሁለት ቀን በሳምንት ውስጥ። ስብሰባ አደርጋለሁ ስብሰባ አደርጋለሁ ወይ ለየሚለው ጥያቄ? አዎ በሳምንት ውስጥ ሁለት ቀን ስብሰባ አደርጋለሁ ነው። የኔ መልስ

ባህላዊ ልብስ መልበስ አልወድም እኔ ብዙ ጊዜ ባለ ልብስ ልብሸም አላውቅም አልወድም እንደዚሁ በገጠመኝ ሰዎች ሲለብሱ አያለሁ እንጂ እኔ ባህላዊ ልብስ አለብስም ለብሼም አላውቅም። እና አልወድም አጠቃላይ ባህል ልብስ መልበስ። ለምን እንደሆነ አላውቅም። ምክንያቱም ብቻ ባህላዊ ልብስ መልበስ አልወድም። ስለዚህ ባህላዊ ልብስ ትለብሳለህ ወይ ለሚለው ጥያቄ? ባህላዊ ልብስ አለብስም የሚለው ይሆናል። የኔ መልስ

የምወደው መጽሐፍ ብዙን ጊዜ ልብ ወለድም ሆነው እንደዚሁም ደግሞ በእሁውተኛ ታሪክ ላይ ተመሰረቱ ሳይንሳዊ መጽሐፎችን በጣም እወዳለሁ። እንዲሁም ታሪካዊ መጽሐፍ። ታሪካዊ እና ሳይንሳዊ ሳይንሳዊ ሳይንስ ነክ የሆኑ መጽሐፎችን። ማንበብ በጣም ደስ ይለኛል። ሳይንሳዊ መጽሐፎች ደስ ይሉኛል እና የምትወደው መጽሐፍ ምንድነው ለሚለው ጥያቄ የኔ መልስ የሚሆነው። ሳይንሳዊና ታሪካዊ የሆኑ መጽሐፎችን ማንበብ በጣም ደስ ይለኛል